አዎ ሾርባ በጣም እወዳለሁ ሾርባ ለኔ ብቻ የምግብ ነገር አይደለም በተለይ ለጤንነቴ በጣም ብዙ ጣካሚ ነው። ከሰው ሰራሽ ሙቀትና ከቤተሰብ አቀራረብ ጋር የተያያዘ ልምድ አለው ብዬ ምናምን ነው በተለይ በቀዝቃዛ አየር ወይም። በድጋም ጊዜ ሾርባ መጠጣት ሰውን ያረጋጋልና ሀይልን ይሰጣል ሾርባው በብዙ አይነት ሊዘጋጅ ይችላል። አንዳንድ ጊዜ ከአትክልት ይሰራል አንዳንድ ጊዜ ከስጋ ወይም ከዶሮ ይሰራል። እንዲሁ ከገብስም ይሰራል ማለት ነው። እና የሚሰጠው ጣዕም በጣም ለኔ ያስደስተኛል ማለት ነው። ሸርባ ከጤና ይዞታ አንፃር ሳየው ደግሞ ጠቃሚ ምግብ ነው። ብዙ ጊዜ ቪታሚን ነገር ይዟል ሰውነቴን ያጠናክራልና ለህመም ጊዜ መድሃኒት እንደ እንደ መድሃኒት ይወሰዳል ማለት ነው። በተለይ ትኩስ ሾርባ ሲጠጣ ሰውነት ይሞቃልና ሆድን ቀላል ያደርጋል። እንደዚሁም ሾርባ በቤት ውስጥ ሲዘጋጅ የቤተሰብ አባላት አብረው የሚበሉት ምግብ ስለሆነ ፍቅርና አንድነትን ያጠናክራል ብዬ አምናለሁ። እኔ በአብዛኛው ጊዜ በምሳ ወይም በእራት ጊዜ ሾርባ መብላት እወዳለሁ። ከዳቦ ወይም ከእንጀራ ጋር ሲበላ ይበልጥ ጣዕም አለው በጣም ይጣፍጣል ማለት ነው። አንዳንድ ጊዜ በቤት ሲዘጋጅ የሚጠጣ ሽታው ራሱ ሰውነትን ያስደስታልና ምግቡን ለመምላት ፍላጎት እንዲኖር ያደርጋል ማለት ነው። በአጠቃላይ ሾርባ ለኔ ጣፋጭ ጤናማና ሰውን የሚያረጋጋ ምግብ ነው ማለት ነው። ሾርባ እንዲሁም በባላዊ ምግብ ልማዳችን ውስጥ ከፍተኛ ቦታ አለው። በብዙ ብዙ ጊዜ እንግዳ ሲመጣ ልዩ አጋጣሚ ሾርባ ማቅረብ የክብር ምልክት ነው ማለት ነው። ሰዎች በአንድ ሳህን ዙሪያ ተቀምጠው ሲበሉ የመነጋገርና የመቀራረብ እድል ይፈጠራል። ይህም ሾርባን ከሌሎች ምግቦች የሚለይ ማህበራዊ እሴት ያለው ያደርገዋል ማለት ነው። እንደዚህም ሾርባ ለልጆች ለአዛውንቶችና ለታመሙ ሰዎች በጣም ቀላል የሚባል ምግብ ነው። ምክንያቱም ለመፍጨት ቀላል ነውና ሰውነትህ ፈጣን ሀይል እንዲያገኝ ይረዳል። አትክልት ስጋ ቅመም እና ሌሎች ምግቦች በአንድ ላይ ሲቀላቀሉ የተሟላ ምግብ ያደርገዋል ማለት ነው። በተጨማሪ ሰው ራሱ የወደደውን ንጥረ ነገር በመጨመር እንዲቀይርና እንዲሻሻል ያደርጋል ማለት ነው። በአንዳንድ ጊዜ ሾርባ ማዘጋጀት ራሱ ደስታ ያመጣል። ንጥረ ነገሮችን መቁረጥ በእሳት ላይ ማብሰል እና የሚመጣውን ሽታ ማሽተት ራሱ ሰውነት እንዲረጋጋ እና ለምግብ ትልቅ ፍላጎት እንዲኖር ያደርጋል ማለት ነው። ሰዎች ብዙ ጊዜ ሾርባ ሲባሉ ሙቀት ምቾት ይሰማቸዋል ይሄም ምግቡን ቀላል ምግብ ያደርገዋል ማለት ነው። በአጠቃላይ ሽርባ ጣፋጭ ለጤና ጠቃሚ ለማዘጋጀትም ቀላልና ሰዎች አንድ ላይ ተሰብስበው እንዲመገቡ የሚያደርግ ምግብ ስለሆነ። ስለዚህ ብዙ ሰዎች በየቀኑ ወይም በልዩ ጊዜ ሾርባን መብላት ይመርጣሉ ማለት ነው። እኔም እንደዛ ሶ ባወጣሁ

ሽማግሌዎችን ማግባት በባህላችንና ለህይወታችን በጣም አስፈላጊ ነገር ነው። ሽማግሌዎች ብዙ ልምድ እውቀትና የህይወት ትምህርት ያላቸው ሰዎች ስለሆኑ እነሱን ማክበር እንደ ግዴታም ቆጥራለሁ። በመጀመሪያ ሽማግሌዎችን በክብር ማናገርና በትህትና ማገናኘት እንደማክበር መንገድ እቀበለዋለሁ እኔ ሲናገሩ በትኩረት መስማት እና እነሱ የሚሰጡትን ምክር መቀበል ክብር ማሳየት ነው ማለት ነው። እንደዚሁም ሽማግሌዎች እርዳታ ሲፈልጉ መርዳት አስፈላጊ ነው። ለምሳሌ ከፍ ወደ ቃል ይዞ መንገድ ሲጀምሩ መርዳት ቤት ውስጥ ቀላል ስራዎች ማገዝ ክብሩን ያሳያል ማለት ነው። በተጨማሪም ሽማግሌዎች ሲመጡ መነሳት ወይም መቀመጫን መስጠት እንደትትናና ክብር ይቆጠራል ማለት ነው። ሽማግሌዎችን መጎብኘት እና ከእነሱ ጋር ጊዜ መሳለፍ ደግሞ የክብር ትልቅ መንገድ ነው። እነሱ ብዙ ጊዜ ትምህርታዊ ታሪኮችን እና ልምዶችን ያጋራሉ የእምነት ታናሾች ትልቅ ትምህርት ይሆናል። ማለት ነው እኔ ሽማግሌዎችን ሲናገሩ መቃወም አልፈልግም። ከእነሱ መማር እና ምክራቸውን መምረጥ ምክራቸውን መቀበል መመርጠው ትልቁ መንገድ ማለት ነው። ሽማግሌዎች ማክበር በንግግሮች ብቻ አይደለም በተግባር ደግሞ ወታየት አለበት ለምሳሌ ሽማግሌዎች ሲነገሩ መካከል መግባት አይገባም። እስኪጨርሱ ድረስ በተ መስማት ክብሩን ያሳያል። እንደዚሁም ስም ብቻ በመጠራት ሳይሆን በክብር ቃላት በመጠራት ባህላዊና የሚገባ መንገድ ነው ማለት ነው። ሽማግሌዎች በደስታና በፍቅር መቀበል ደግሞ ክብር ነው ሰጎበኙ በጥሩ መንገድ መቀበል ምግብ ወይም ማቅረብ የእሱን ክብር ያሳያል እንደዚሁም ችግር ካለባቸው ጊዜ መክብር ችግር ባለው ካላቸው ጠይቆ ችግራቸው መፍታት ማለት ነው እና የተለያዩ እገዛዎችን ማድረግ ትልቅ የፍቅር ምልክት ነው። ብዙ ጊዜ ሽማግሌ ሰው እንዲጠይቃቸውና እንዲያናግራቸው ይፈልጋሉ። ይሄም እነሱን ደስተኛ እንዲሆን ያደርጋቸዋል። ማለት ነው እንደዚሁም ከሽማግሌዎች ታሪክ ባህል መማር አስፈላጊ ነው። እነሱ ያለፉ ዘመናትን እና ባህላዊ ልምዶችን ያውቃሉ። ይህን ለወጣቶች ትልቅ ትምህርት ይሆናል። ምክራያቸውን መቀበል ብዙ ጊዜ ስህተትን እንዳንሰራ ይረዳልና ህይወትን በጥበብ እንድንመራ ያግዙናል ይረዱናል ማለት ነው። በአጠማቃላይ ሽማግሌዎችን ማክበር ማለት በቃል እና በልብ ክብር ማሳየት ነው ይህን ለራሳቸው ደግሞ ጥሩ ምሳሌ ይሆናልና ማህበረሰብ በአንድነት እንዲኖሩ ይረዳል። ያግዛል ሽማግሌዎች ማክበር ማዳመጥ ነው ብዙ ጊዜ ፍቅርን መስጠት ፍቅርን ማሳየት ነው። ይሄ ደግሞ የማህበረሰባችን አንዱ የማክበርና ፍቅርን የመግለጽ መንገድ ነው። ማለት ነ። ስለዚህ አዎ ሽማግሌዎችን ማክበር ተገቢና ወሳኝ ነው ብዬ አምናለሁ። እንደ ትልቅነታቸው ይከበራ። ብዙ ጊዜ በሀገራችንም ለሽማግሌዎች እና ለትልልቅ ሰዎች ትልቅ ክብርና ቦታ ይሰጣል ማለት ነው።

አዎ የህዝብ ማመላለሻ እጠቀማለሁ የህዝብ ማመላለሻ መጠቀም በብዙ ሰዎች እድልና ቀላል መጓጓዣ መንገድ ነው። የህዝብን ማመላለሻ መጠቀም ወጪን ለመቀነስ ይረዳልና ለብዙ ሰዎች የሚገኝ መንገድ ነው ማለት ነው። በተለይ ወደ ስራ ወደ ትምህርት ቤት ወይም ወደ ገበያ ለመሄድ ብዙ ሰዎች የህዝብ መጓጓዣ ይጠቀማሉ ማለት ነው። የህዝብ ማመላለሻ መጠቀም ከሰዎች ጋር መገናኘት ያበረክታል በመንገድ ላይ የተለያዩ ሰዎች ማየት እና አንዳንድ ጊዜ መነጋገር ማህበራዊ ግንኙነትን ያጠናክራል። እንደዚሁም የትራፊክ መጨናነቅምጭ ለመቀነስ ይረዳል ምክንያቱም ብዙ ሰው በአንድ መኪና ስለሚጓዝ ማለት ነው። ነገር ግን አንዳንድ ጊዜ የህዝብ ማመላለሻ ችግር ሊኖረው ይችላል እንደመጨናነቅ። ያው መንገድ ላይ መዘግየት ወይ ምቾትን እጥረትን ሊያመጣ ይችላል ያው እንደገና ሙቀትን ይፈጥራል። ቢሆኑም ብዙ ሰዎች በቀላሉ ስለሚያገለግልና ወጪም ስለሚቆጥብ ይመረጣል ማለት ነው። በተጨማሪ ህዝብ ማላለሻ መጠቀም ለአካባቢ ጥበቃ ጠቃሚ ነው። ብዙ ሰዎች በአንድ መኪና ሲጓዙ የነዳጅ አጠቃቀምን ይቀንሳል እና የአየር ብክለትንም ለመቀነስ ይጠቅማል ማለት ነው። ይህም ከከተማዎች ንጹህ እንዲሆኑና ሰዎች ጤናማ አየር እንዲተነፍሱ ይረዳል ማለት ነው። እንሁም የህዝብ ማመላለሻ ሰዎች ጊዜያቸውን በተለያዩ መንገዶች እንዲጠቀሙ ያግዛል ሰዎች በመኪና ሲጓዙ መንገድ ላይ ሙሉ ትኩረት መስጠት አለባቸው ነገር ግን በህዝብ መመላለሻ ሲጓጓዙ ግን የተለያዩ ነገሮችን እያደረጉ ይጓጓዛሉ ማለት ነው። ከእነዚህ ውስጥም መጽሐፍ ያነባሉ ሙዚቃ መስማት የሚለው ስራዎችን ማድረግ ይችላሉ ይሄ ጊዜ በጥበብ እንዲጠቀም ያደርጋል ማለት ነው። ያው እኔም ብዙ ጊዜ የማደርገው በዚህ ማመላለሻ ስጓዥስ ብዙ ጊዜ የተለያዩ መዝሙር እቺን እያዳመጥኩ ነው የምንሄደው ማለት ነው የምንጓዘው ማለት ነው። ከዚህ በላይ የህዝብ ማመላለሻ መጠቀም ሰዎችን ትግስትና መተባበርን እንዲማሩ ያደርጋል። ሰዎች ቦታ ሲገናኙ አንድ ቦታ ሲ ጊዜ አንድ ቦታ በጋራ ሲገናኙ ሌሎችን ሲያከብሩና በሰለም ሲጎጓጹ ማህበራዊ ልምድ የበለጠ እንዲጨምር ያደርጋል ማለት ነው። በተለይ ለሽማግሌዎች ለእናቶች ለህፃናት ለነፍሰ ጦር ለአካል ጉዳተኞች ቅድሚያ ሲሰጡ ሲታይ ትልቅ መከባበር በዓልም ያጠናክራል ማለት ነው። ነገር ግን የህዝብ ማመላለሻ ሲጠቀሙ ብዙ ጊዜ ጥንቃቄ ማድረግ ይገባል ሰዎች በጥንቃቄ መጠቀም ህጎችን መከተል እና ሌሎችን ማክበር አስፈላጊ ነው። ብዬ አምናለሁ። የህዝብ መመላለሻ መጠቀም ወጪን የሚቆጥብ ለ አካባቢ ጠቃሜ ማህበራዊ ግንኙነትን የሚያጠናክር እና ለምን ሰዎች ቀላል የመጓጓዣ መንገድ ነው ማለት ነው። በአጠቃላይ የህዝብ ማመላለሻ መጠቀም ቀላል እና እኢኮኖሚያዊና ለማህበራዊ ሰብ ጠቃሚ የመጓጓዣ መንገድ ነው። ያው ስለዚህ እኔ አዎ ብዙ ጊዜ የዝማማ ላለሻን ነው የምጠቀመው። አብዛኛው ወደ ስራ የተለያዩን ገበያዎች ለመሄድ አንዳንድ ቦታዎች ለመንቀሳቀስ እፈልግ የህዝብ ማመላለሻዎች ነው የምትጠቀመው? የምትጠቀምበት ምክንያቱም ያው ብዙ ጊዜ ወጪዬን ይቆጥብልኛል ማለት ነው። ስለዚህ ያው የህዝብ ማመላለሻ እጠቀማለሁ።

አዎ የአካል ብቃት እንቅስቃሴ አደርጋለሁ የአካል ብቃት እንቅስቃሴ በሳምንት ሶስት ቀን አደርጋለሁ ይህንም የማደርግበት ቀን ሰኞ ሮብና አርብ ነው። የአካል ብቃት እንቅሳቃሴ ማድረግ በጤናና በሰውነት ብቃት ላይ ትልቅ ጥቅም አለው የአካል እንቅስቃሴ። ሰውነትን ያጠናከራል ጡንቻን ያበረታታልና ሰው ጤናም ጤና እንዲኖረው ያደርጋል ማለት ነው። እንደዚሁም የልብ ጤና ይጠብቃልና ሀይል እንዲጨምር ያግዛል። የአካል ብቃት እንቅስቃሴዎች ብዙ አይነት አሉ ለምሳሌ መራመድ መሮጥ ስፕርት ጨዋታዎችን መጫወት ወይም ቀላል ልምድ ማድረግ ይቻላል ማለት ነው። ስለዚህ እኔ ደግሞ ከማደርጋቸው የአካል ብቃት እንቅስቃሴዎች ውስጥ የመጀመሪያው መሮጥ ነው። ያው ሩጫ ሩጬ ከተመለስኩ ደግሞ የተለያዩ ማለቀቂያ ስፖርቶችን እሰራለሁ። ባለሁበት አንድ ቦታ ሆኜ ብዙ አይነት የስፖርት እንቅስቃሴዎችን እሰራለሁ ማለት ነው። ይሄን ስፖርት መስራቴ ደግሞ ለጤናየ ብዙ ጠቀማ ጠቀሜታ ሰጥቶኛል ማለት ነው። እነዚህ እንቅስቃሴዎች ሰውነትን ብቻ ሳይሆን አአምሮን ደግሞ የበለጠ ያረጋጋሉ ማለት ነው። ሰዎች ልምድ ሲያደርጉ ጭንቀትን ይቀንሳል እና ደስታን ይጨምራል ማለት ነው። በጣም በተለይ እኔ ብዙ ጊዜ የመጭንቀት ስሜት ሲሰማኝ የአካል የአካል ብቃት እንቅስቃሴዎችን ነው ብዙ ጊዜ የማደርገው ያን ጊዜ ከጭንቀት ለመላቀቅ ይረዳኛል ማለት ነው። እንደዚሁም ያአካል እንቅስቃሴ ሰዎች ተግባራዊና ንቁ እንዲሆኑ ያግዛል። በመደበኛ ልምምድ ሰው ትግስት እና ግን መከታተል ይማራል። በተጨማሪ ከጓደኞቼ ከቤተሰብ ጋር ስፖርት መስራት ማህበራዊ ግንኙነትን ያጠናክራል ማለት ነው። በተጨማሪ አካል ብቃት እንቅስቃሴ ለሰውነታዊ ህይወታቸው ጥቅሞች አሉት መደመኛ ልምምድ ሰውነትን ያጠናክራልና በቀላሉ አንዳንድ ደግሞ ያግዛል። ሰዎች የአካል እንቅስቃሴን ሲያደርጉ እንቅልፋቸው ይሻሻላልና በጠዋት ንቁ ሆኖ መነሳት ይችላለሁ። እንደዚሁም የአካል እውቀት እንቅስቃሴ ልምምድ ክብደትን ለመቆጣጠር ይረዳል። በመደብኛ ሁኔታ ልምምድ ማድረግ የሰውነትን ስብን ሊቀንስ ይችላል እና ሰው ጤናማ እንዲሆን ያግዛል። በተጨማሪም እንደ የልብ በሽታ እና ሌሎች የጤና ችግሮችን ይከላከልናል ማለት ነው። የአካል እንቅስቃሴ ከአእምሮ ጤና ጋር ደግሞ ተያይዞ ነው የተያያዘ ነው። ሰዎች ልምምድ ሲያደርጉ ጭንቀትን ይቀንሳል መንፈሳዊ ደስታን ይጨምራል እና እርግጠኝነትን ያበረታታል ማለት ነው። እንደዚሁም ሰዎች ጓደኞች ጋር ስፖርት ሲሰሩ መተባበር እና ጓደኝነት ያጠናክራል። ከዚህ በላይ ያካል ልምምድ ለወጣቶችም ሆነ ለአዛውንቶች ጠቃሚ ነው። ወጣቶች አይናቸውን በጥሩ መንገድ እንዲጠቅሙ ያግዛል እውነታው አዛውንቶች ደግሞ አካላቸውን እንዲንቀሳቀስና ጤናቸው እንዲጠበቅ ይረዳል ማለት ነው። በአጠቃላይ የአካል ብቃት እንቅስቃሴ ለሰውነት ለአእምሮና ለአጠቃላይ ጤና በጣም ጠቃሚ ነው ብዬ አምናለሁ። በመደበኛ ሁኔታ ማድረግ ጤናማና ንቁ ህይወት እንዲኖር ያደርጋል ማለት ነው። እኔም ይኸው ብዙ ጊዜ አካል ብቃት እንቅስቃሴ የማደርገው በሳምንት ሶስት ቀን ነው ማለት ነው።

አዎ የጨረቃ ብርሃን በጣም ነው የምወደው የጨረቃ ብርሃን በጣም የሚያስደስተኝና የሚያረጋጋኝ ነው ማለት ነው። ጨረቃ ብራሃን በለሊት ሰማይን ሲያበራ ተፈጥሮአዊ ውበት ይፈጥራል ብዙ ጊዜ ይጨረቃ ብርሃን። ሰውን ያረጋጋልና የሰላም ስሜትን ያመጣል በተለይ ሌሊት ሰዎች ወደ ውጭ በመውጣት ሲመለከቱት የተፈጥሮ ውበቱ ተፈጥሮ ውበትን እያዩ ደስተኛ ይሆናሉ ማለት ነው። የጨረቃ ብርሃን ከባህላዊ ስሜት ጋር ደግሞ የተያዘ ነው። ሰው ጨረቃ ብርሃንን ከቤተሰቡ ጓደኞቻቸው ጋር መቀመጥ ይወዳሉ አንዳንድ ጊዜ ሰዎች በዚህ ጊዜ ይነጋገራሉ ዘፈን ይዘፍናሉ የተለያዩ ታሪኮችን ይካፈላሉ። የጨረቃ ብርሃን ከተፈጥሮ ውበትም በላይ ማህበራዊ ደስታን እንዲኖር ያደርጋለሁ ማለት ነው። እንደውም የጨረቃ ብራሀን ሰውን እንዲያስብና ብዙ ሀሳቦችን እንዲያመነጭ ያደርጋል። ሀሳቦች በጨረቃ ብርሃን ሲቆሙ ስለ ህልማቸው ወይም ስለ ወደፊት እቅዳቸው ያሰባሉ። ይህም አይምሮ የሚያረጋጋና ስሜትን የሚያበረታታ ተፈጥራዊ ሁኔታ ነው ማለት ነው። በተጨማሪ ጨረቃ ብርሃን በሰዎች ስሜት ላይ አዎንታዊ ተጽኖ አለው። ሌሊት የጨረቃ ብርሃን ሲበራ አካባቢ ሰጥና ጸጥ ያለና ምቹ ይሆናል ይሄም ሰዎች ከቀኑ ጭንቀት እንዳያርፉና እንደረጋጋ ያደርጋል። አንዳንድ ሰዎች በዚህ ጊዜ በዝግታ መጓዝ ወይም በውጭ መቀመጥ ይወዳሉ ይሄ አይምሮን ያነቃቃል ሰውነትንም ደስ ያሰኛል ማለት ነው። የጨረቃ ብርሃን ከባህልና ከተለያዩ ልምዶች ጋር ደግሞ የተያያዘ ነው። ብዙ ማህበረሰቦች በጨረቃ ብርሃን ጊዜ ተሰበሰበው ይወያያሉ ታሪኮችን ይነጋገራሉ ወይም መዝናኛ ያደርጋሉ ይህ ሰዎች እርስ በእርሳቸው እንዲቀራቀሩና ማህበራዊ ግንኙነቶችን እንዲጠናከር ያደርጋል ማለት ነው። እንዲሁም የጨረቃ ብርሃን በፈጠራና ለሀሳብ መነሳሳት ይረዳል። አንዳንድ ሰዎች በዚህ ጊዜ ነጻፍ ማንበብ መዝሙሮችን ማዳመጥ እንደዚሁም የተለያዩ መጽሐፎችን መጽሐፍ የተለያዩ ሙዚቃም ሆኖ የመዝሙር ግጥሞችን መጽሐፍ ለህይወታቸው ትልቅ ቦታ እንዳለው ያደርጋሉ እና ይሄን ተግባራ ያደርጋሉ ማለት ነው። ጸጥ ያለው አካባቢ አይምሮ እንዲጠናከር ይገዛል እና አዲስ ሀሳቦች እንዲመጡ ያደርጋል። በአጠቃላይ የጨረቃ ብርሃን የተፈጥሮውን ብቻ ሳይሆን ሰዎችን የሚያረጋጋና ማህበራዊ ግንኙነትን የሚያጠናክርና ሀሳብን የሚያበረታታ ልዩ ሁኔታ ነው። ስለዚህ አሁን እኔ በአጠቃላይ የጨረቃ ብርሃን እወዳለሁ። ጨረቃ ብርሃን የሚያረጋግጥ እና ወደ ተፈጥሮ የሚያቀርብ ሁኔታ ስላለው አዎ ብርሃን እወዳለሁ